የምትወጅው መተግበሪያ ምንድነው ነው የሚለው ያው እኔ አሁን በደንብ ግን የተጠቀምኩበት ያለው ቴሌግራም ነው? ቴሌግራም ያው ትምህርት ለመማርም ፕሮግራሞችን ለማዘጋጀትም ፕሮግራሞችንም ሆስት ለማድረግ እጠቀምበታለሁ። ብዙ ኮሚኒቲዎችን የማገኘው እዛ ቴሌግራም ግሩፕ ላይ ነው። ከዛ በተጨማሪ ደግሞ በጣም ብዙ ፋይሎችን ለመላክ ብዙ ስራዎችን ለመስራት የስራ መረጃዎችን ለመጋራት ስብሰባዎችን ለማከናወን ጽሁፎችን ለመቀያየር መጽሐፎችን እንዲሁም ፒዲኤፍ ፋይሎችንም ለመቀያየር በጣም ይጠቅመኛል። ስለዚህ ከሌላው አፕሊኬሽን የበለጠ የምጠቀመው ቴሌግራም ነው አሁን ላይ ማለት ነው። ከዛ ባለፈ ደግሞ ያው የፌስቡክንም ሜሴንጀር በደንብ እጠቀማለሁ። እንደዚህ እንደዚህ ያሉ ዋትሳፕንም የተወሰነ እጠቀማለሁ። እነዚህ እነዚህ መተግበሪያዎች ደስ ይሉኛል ሊንክድኢን አለኝ እሱም ጥሩ ነው ያለው ጥሩ እያደገ ነው ያለው እና እነዚህ እነዚህን መተግበሪያዎች እጠቀማለሁ ማለት ነው። ስለዚህ በጣም የምወደው መተግበሪያ ግን ቴሌግራም መተግበሪያ ነው። እንግዲህ በደንብ ደግሞ በሱ ውስጥ ማህበረሰብ ገንብቼ የራሴ የሆነ ቻናል ግሩፕ ኖሮኝ ወደፊት ዩቲዩብም የመክፈት ሀሳብ ስላለኝ በደንብ አዳብሬው እንግዲህ ትልቅም ኮሚኒቲ ይዤበት እሄዳለሁ ብዬ አስባለሁ ማለት ነው። ይሄ ነው በእኔ በኩል ያለው አመሰግናለሁ

የስራ ጊዜዎ እንዴት ነው ነው የሚለው የስራ ጊዜ? ማለት ብዙ ጊዜ ያው ራሴ ነኝ የስራ ጊዜን የምከፋፍለው አሁን ላይ ቋሚ ስራ ስለሌለኝ እኔ በሚመቸኝ መልኩ ነው እየሰራሁ ያለሁት ማለት ነው። ለምሳሌ ጠዋት ጠዋት። በቃ የኔን መገኘት የሚፈልጉ ስራዎች ላይ በደንብ ራሴን ሰጥቼ ሰርቼ ከሰአት ላይ ትሬሊንጎች ባደርግና እንደዚህ ሪሞት የሆኑ ስራዎችን ደግሞ ለመስራት ደግሞ ማታ ማታ ቢሆን ይመረጣል። ምክንያቱም ማታ ማታ የመረጥኩት ለምንድን ነው? አሁን ለምሳሌ እዚህ ጋር ቮይስ ሪከርድ እያረኩኝ ነው ያለሁት። ድምጽ አይገባም የሚረብሸኝ ነገር አይኖርም። ስለዚህ ከዚህ ከዚህ አንፃር እንደዛ እያደረኩ ነው የምሰራው ማለት ነው። እግዚአብሔር ይመስገን እስካሁን ድረስ። ራሴ ነኝ። እምቆጣጠረው ራሴ ነኝ በዚህ ሰዓት የሄን ብሰራ የምለው። ከዚህ በኋላ ደግሞ በደንብ ፕሮግራሜን በደንብ አስተካክዬ አሳልጬ ትልልቅ የሆኑ ስራዎችንም እግዚአብሔር ከረዳኝ። መስራት ስለምፈልግ እነሱንም ሙያዎቼንም አዳብሬ እንግዲህ በትልቅ ስራ እመጣለሁ። እዚህም አፕ እዚህኛውም ስራ ላይ እንግዲህ በደንብ እበረታለሁ ብዬ አስባለሁ አመሰግናለሁ

የትውልድ ከተማዬ ደስ በሚል ሁኔታ እኔ አዲስ አበባ ነው ተወልጅ ያደግኩት አዲስ አበባ እዚሁ አሁን የምኖርባት ጎፋ አካባቢ ነው በፊት ቤተሰቦቼ ካምፕ ነበር የሚኖሩት እና ወታደር ስለነበሩ እዛ ነው የተወለድኩትኝ። ከዛ በኋላ ግን ከዛም ሲወጡ ትንሽ ከካምፑ በር አካባቢ የሆነች ቦታ ተሰጥቶን እዛ ነው ሰርተው ቤተሰቦቼ እኔም እስካሁን ድረስ ከቤተሰቦቼ ጋር ስላለው እዛው ነው ያለሁት ማለት ነው በጣም በሚገርም ሁኔታ ሌላ ቦታ ኖሬ አላውቅም የሌላ ቦታ ልምድም የለኝም ግን ደግሞ በቃ እዚህ ቦታ ነው ምኖረው ጥሩ ነው ያው እውነት ለመናገር አዲስ የሆነ ቦታ ሄጄ ልምዶችን ብቀስም አዳዲስ ሰዎችን ብተዋወቅ ደስ ይለኛል በጣም እስካሁን ግን እዚ ነኝ ያለሁት እንግዲህ እግዚአብሔር አምላክ በፈቀደ ሰዓት ደግሞ ሌላ ቦታም ሄጄ ሌላ ቦታዎችንም ባይ ደስ ይለኛል ከከተማ ወጥቼ ደግሞ ሌሎች አካባቢዎችን ሌሎች ከተሞችን እንደው የመጎብኘት የመልመድ የማየት እድሉ ቢገጥመኝ ደስ ይለኛል ማለት ነው። እንግዲህ ስለ ትውልድ ከተማዬ ነበር የተጠየኩትኝ የትውልድ ከተማዬ እዚሁ አዲስ አበባ ጎፋ ካምፕ ተብሎ በሚጠራው አካባቢ ነው ማለት ነው። አመሰግናለሁ!

እኔ ልብስ ደስ የሚለኝ ስወጣ በብዛት ደግሞ ስወጣ ጂንስ በቲሸርት መልበስ እወዳለሁ ቀለል ያለ ጂንስ በቲሸርት አንዳንዴም ቱታ ታይት ነገሮችን አደርጋለሁ ማለት ነው። ጫማ ደግሞ ከጠየከኝ ያው ለመሄድ የሚመቹ የመሬት ጫማዎችን ነው የምመርጠው። ክረምት ሲሆን ፉትስ ማረግ ደስ ይለኛል ቁመቴንም ስለሚጨምርልኝ ማለት ነው። ከልብስ ጋም ስለሚያምር እና ያው ክረምት ሲሆን ሹራብ ነገሮችን እጠቀማለሁ ደስ ይለኛል። ከዛ በተረፈ ግን ጅንስ በቲሸርት እና በሸሚዝ ቀለል ያሉ አለባበሶችን አዘውትሬ እጠይቀማለሁ ማለት ነው። ወደፊት ግን ምን አይነት ልብስ መልበስ ትወጃለሽ ብለህ ከጠየከኝ። በቃ ቀሚስ ቀሚስ የመልበስ ልምዱ ቢኖረኝ ደስ ይለኛል አሁን ላይ ቀሚስን የምጠቀመው ቤተክርስቲያን ሲሄድ ብቻ ነው። ለስራ ምናምን አዘውትሬ አልጠቀመውም ቤት ውስጥ ስሆን ምናምን አንዳንዴ እለብሳለሁ እንጂ። ስለዚህ እንግዲህ ቀሚስን ደሞ ወደፊት ብለምድና ከእነዚህ ከምለብሳቸው ልብሶች ውስጥ አንዱ ቢሆን ደስ ይለኛል አመሰግናለሁ

ስማርት ፎን ትጠቀማለህ ወይ ነው? የሚለው አዎ በደንብ ነው የምጠቀመው ምክንያቱም አሁን ላይ ካለ እሱ ምንም ነገር መስራት አንችልም። አሁን እንደዚህ ሪከርድ ለማድረግ ኢንተርኔት ለመጠቀም በቃ የግድ ያስፈልገናል ካለ እሱ ሌላ ስልክ። እንዴት ነው በዚህ ሰዓት መጠቀም የምንችለው? ስለዚህ ግዴታ ስማርት ፎዎን እጠቀማለሁ ማለት ነው። ምርጫዬ የሆነው ስልክ ደግሞ ሳምሰንግ ነው። ሳምሰንግ አንድሮይድ ስልኮች ደስ ብሎኝ ተመችቶኝ ራሴን አፕግሬድ እያደረኩኝ አፕዴት እያደረኩኝ። ስልኬንም እንደዛው ማለት ነው አዳዲስ ነገሮች ካሉ እያየሁ እየተማርኩ እንግዲህ እስካሁን አለው ማለት ነው። ለጥያቄው እንግዲህ ስማርት ፎን ትጠቀማለህ ወይ ለሚለው ጥያቄ? አዎ እጠቀማለሁ። ዘውትር አዘውትሬ የምጠቀመው ነው ማለት ነው። እንግዲህ ካለእሱ በጣም የሚከብደን ይመስለኛል። ለስራም አሁን ላይ ስራዎችን ቢሰሩት አብዛኛው ስራዎች በሱ ናቸው። ሪሞት ስራዎች አሉ ስብሰባዎች ይደረጋሉ። ፋይሎች እንቀያየራለን በጣም የተለያዩ ስማርት ማይ ፕላትፎርሞች አሉ። ሶሻል ሚዲያ ለስራ የሚጠቅሙ ስብሰባ የምናደርግባቸው የምንማርባቸው። አሁን ላይ ኢሜል ቼክ ማድረግ አለብን የስራ ኢሜል ይላክልናል። ስለዚህ እነዚህን ነገሮች ሁላ የምናደርገው እንግዲህ በስማርት ፎን ነው። ካለ ስማርት ፎን እንዴት ነው መንቀሳቀስ የምንችለው? እንዴት ነው ትምህርታችንን መማር የምንችለው? እንዴት ነው ስራችንን ማስኬድ የምንችለው እንዴት ነው? ያለንን ፋይል መቀያየር የምንችለው እና እንደዛ ነው አመሰግናለሁ

በገበያ ዋጋ መደራደር ትችያለሽ ወይ ነው የሚለው ውይ አልችልም። ጎበዝ አይደለም ብዙ ጊዜ በተባልኩበት ዋጋ ነው የምሸጠው ወይንማ እንዳሳ እንደዚህ ትሸጣላችሁ እላለሁ። አይ አያዋጣንም የሚሉ ከሆነ ብሩ ካለኝ እና እቃውን በጣም ከፈለኩት የሚያዋጣኝ ከመሰለኝ እገዛዋለሁ አልበለዝያ ግን ምን አደርጋለሁ። ሌላ ቦታ ሄጄ እሞክራለሁ ያንን እቃ ማለት ነው ከፈለኩት እቃውን። ከፈለኩትና ገንዘቡ ካለኝ ግን እከፍላለሁ። አለበለዝያ ደግሞ ምን አደርጋለሁ አንዳንዴ ገንዘቡ የማይኖረኝ ከሆነ ምናምን በቃ ጥየው እሄዳለሁ ማለት ነው። እያዘንኩኝ ሌላ ጊዜ እገዛሃለሁ በሚል እንደዛ ነው የማደርገው። እንጂ በጣም አሳምኜ ነጋዴዎች በሚሉት ዋጋ ተደራድረ መግዛት የምችል አይነት ሰው አይደለሁም። እንግዲህ አላውቅም ወደ ፊት ምን እንደሚፈጠር ግን አሁን ላይ አሳማኝ ጎበዝ ተደራዳሪ ሰው አይደለሁኝም። በዚህ እንድትይዝልኝ እፈልጋለሁ። ምናልባት ደግሞ ያው በዚህ ዙርያ የሚረዳኝ ነገር ካለ እባክህን አመሰግናለሁ

እንግዲህ ጥላ ወይን ፀሀይ ትመርጫለሽ? ነው እኔ ጥላ እመርጣለሁ ጥላ ጥላውን እየበረደኝ ራሱ ከፀሀይ ጥላጥላውን እየመረጥኩ ነው ምሄደው ኢቭን ደግሞ በጣም ፀሀይ ያለበት አካባቢ ከሆነ ደግሞ እራሱን ጥላ ይዤ ነው ምሄደው ማለት ነው እንዲከልለኝ በጣም ከባድ ነው እኮ ፀሀይ ኢትዮጵያ ውስጥ አሁን አሁን ላይ ስፔሻሊ ያለው ፀሀይ በጣም ነው ሚከብደው ምክንያቱም በጣም ነው ሚረብሸው እራስ ያማል ምናምን እና ከባድ ነው በፀሀይ መሄድ አሁን ላይ በጣም በጣም ከባዱ ነገር ነው በጣም ስለዚህ ጥላ ይዞ መንቀሳቀስን እመርጣለሁ ማለት ነው ነገሩ እዚ ሀገር እግዚአብሔር ይመስገን! በጣም የበዛ አይደለም። ሁሉም ነገር በቃ የት በጣም የተመጠነ ነው። አንዳንድ ሀገር እኮ በስማም ብርዱ ፀሀዩ አየሩ ይከብዳል። እኛ ሀገር ግን ብርድም ቢሆን ያን ያህል ከባድ አደለም በልብስ ምናምን መከላከል እንችላለን ማለት ነው። ፀሀይም ቢሆን ደግሞ በጥላ መሄድ እንችላለን። በጣም ከባድ የሚባል አይደለም። አሁን ለምሳሌ እንደ ዱባይ ሌሎች አካባቢዎች መተንፈስ እስኪያቅተን ነው አይደለ? እዚ ግን እንደዛ አይደለም በጥላ ተከላክለን እራሳችንን ጠብቀን መንቀሳቀስ እንችላለን ማለት ነው። ይሄንን ለማለት ነው ለጥያቄው መልስ ደግሞ ጥላ ወይስ ፀሀይ ትመርጫለሽ ለሚለው ጥያቄ ጥላ መርጣለሁ ነው። አመሰግናለሁ!

በበጋ ወቅት ምን ታደርጊያለሽ ለሚለው እንግዲህ ምንም የተለየ ነገር አላደርግም። ግን ያው በጣም በጋ ከሆነ ፀሀይ ሚበረታበት ወቅት ነው። እና ቀለል ያለ ልብስ እለብሳለሁ በተቻለኝ መጠን ቶሎ ቶሎ እታጠባለሁ። ከዛ ውጪ ደግሞ ያው የተለየ ነገር ሌላ ሀገር እንዳለው የተለየ እኛ የምናደርገው ነገር የለም። ምክንያቱም ኢትዮጵያ ውስጥ አስራ ሶስት ወር አለን ከአስራ ሶስት ወር ውስጥ አስራ ሶስት ወሩንም ወር ፀሀይ እናያለን እና የተለየ የምናደርገው ነገር የለም። ያው በጋ በጋ ነው። ምናልባት ፀሀዩ እንዳይጎዳን ምናልባት ትንሽ ከፋ ያለ ሙቀት ካለ ምናምን እሱን የሚያስተካክል ነገር ለማድረግ ነው የማደርገው። እንጂ የተለየ ነገር በበጋ በክረምት በጸደይ በብሀር የተለየ የማደርገው ነገር የለም። እስካሁን ድረስ አመሰግናለሁ በጣም ሌላ ጥያቄ ካለ እቀበላለሁ ከዛ ባለፈ ደግሞ መልሴን ሰጥቻለሁ አመሰግናለሁ

ቀትር ምን ትመገቢያለሽ ነው የሚለው? ያገኘሁትን በደንብ ደግሞ እንጀራ ቢሆን ደስ ይለኛል ምሳ ሰዓት ስለሆነ ማለት ነው። ያው ቀትር ላይ ብዙ ጊዜ ምሳ ነው የምንበላው። ስለዚህ እንጀራ ጾም ከሆነ በጾም ወጥ ካልሆነ ደግሞ እና ቤት ውስጥ የተለየ ነገር ከተሰራ ስጋ ካለ በስጋም እንዲህ አይነት ምግቦችን እመገባለሁ ማለት ነው። ያው አንዳንዴ ደግሞ እንጀራ ከሌለ ፓስታ ማኮረኒም ቤት የተሰራውን ነገር እመገባለሁ ማለት ነው። ከዛ ባለፈ ደግሞ ምን አደርጋለሁ ውሃ እጠጣለሁ። የተለየ ሌላ ምመገበው ምግብ ሊኖር አይችልም። ምክንያቱም እንጀራ ነው ከዛ የተለያዩ አይነት የወጥ አይነቶች ይኖራሉ በቃ ኢትዮጵያዊ ባህል በኢትዮጵያዊ ባህል ነው የምመገበው ብዙ ጊዜ። ግን ምን ትመርጫለች ካልክ ካላችሁኝ እንጀራ ቢሆን ድረስ ይለኛል በጣም አብዛኛው ጊዜ እሱን ስለምመገብ ማለት ነው። ይሄንን ይመስላል ያው እስካሁን ይሄ ነው። አመሰግናለሁ

የምትወጂው የፍራፍሬ አይነት ምንድነው? የሚለው እንግዲህ እኔ ፍራፍሬ ብዙም አልመገብም ነበረ ብዙም ተመጋቢም አይደለም አሁን ድረስ። ግን አሁን ላይ ፓፓዬ አይ ሚን አቮካዶ በጣም በጣም የተመቸኝ እና የወደድኩት ያለሁት የምግብ አይነት ነው። በቃ ደስ ብሎኝ ነው የምገባው አቮካዶ ስመገብ። ከዛ ደግሞ ፓፓዬ እበላለሁ አንድ አንዴ በጣም። ግን ሆን ብለሽ ምን አትክልት መርጠሽ ትገዣለች ብለሽ ከጠየቅከኝ አቨካዶ። ሌላው ግን ቤት ካለ አሁን ለምሳሌ አናናስ፣ ፓፓዬ፣ ብርቱካን ምናምን ቤት ውስጥ ካለ እንደው ልበላም ላልበላም እችላለሁ። አቮካዶ ግን ሆን ብዬ የተመገብኩት ያለሁት የፍሩት ወይም ደግሞ የፍራፍሬ አይነት ነው ማለት ነው። ሌላው ደግሞ የማልወደው አለ። ሙዝ ምናምን አሁን ስመገበው ጤነኛነት ስሜት ስለማይሰማኝ እነሱን አልበላቸውም። ግን ደግሞ በጣም ደስ ብሎኝ ወድጄው ምመገበው የፍራፍሬ አይነት አቮካዶ ነው። አመሰግናለሁ።

ኮምፒውተር መጠቀም ትችያለሽ ወይ? ለሚለው አዎ መጠቀም ብቻ መቻል ሳይሆን አስተማሪም ጭምር ነበርኩኝ አንድ ሰሞን ምክንያቱም የአይቲ ተማሪ ነበርኩኝ። እና ቴፕ ባክግራውንድ አለኝ ስለዚህ ከመጠቀም አልፌ አስተምርበት ነበረ ለማለት ነው። አሁን ላይም በቃ በሚያስፈልገኝ ነገር ሁላ ራሴን አፕዴት እያደረኩኝ ብዙ ነገሮች እሰራበታለሁ ማለት ነው። እስቲ ገንዘብ የሚያመጡ ነገሮችንም ለመስራት አሁን በደንብ ፕላን አድርጌ እየተንቀሳቀስኩኝ ስለሆነ ኮምፒውተሬም ስልኬም በደንብ ይጠቅመኛል ብዬ አስባለሁ። እና እንግዲህ በርትቼ መስራት ነው የቻልኩትን ያህል ሁሉ ማድረግ ነው ማለት ነው። ጠንክሬ ለጥያቄው ግን አዎ። እጠቀምበታለሁ በደንብ አሁን ላይ። ፖድካስቶች ለማየት ትሬኒንጎች ለመከታተል እንዲሁ አንዳንድ ዶክመንቶች ለመስራት አሁን ላይ በደንብ ደግሞ ከጎግል ወርክ ስፔስ ላይ ብዙ ነገሮች እሰራለሁ። እና ትሬኒጎችንም እወስዳለሁ እና ራሴንም አፕዴት እያደረኩ በቃ እነዚህ እነዚህ ነገሮች ሁሉ የምሰራው በኮምፒውተር ነው። ስለዚህ በየቀኑ በተቻለኝ መጠን የተወሰነችም ሰዓት ብትሆን እጠቀማለሁ ማለት ነው። አመሰግናለሁ።

አዎ ከደንበኞች ጋር እገናኛለሁ አስፈላጊ በሆነ ሰዓት በስልክም በአካልም ተገናኝተን የምናወራባቸው አጋጣሚዎች አሉ። ከዚህም ባለፈ ደግሞ ያው ደንበኞቼ አይደሉም ስራ የሚያሰሩኝ ከእነሱ ጋርም በተለያየ የመገናኛ ዘዴ እገናኛለሁ በኢሜል በዋትሳፕ ሊሆን ይችላል በቴሌግራም በቴክስት በስልክም ሊሆን ይችላል በአካልም ሊሆን ይችላል እና መገናኘት ባለብን ሁኔታ ሁላ ተገናኝቼ መስራት ያለብኝን ስራ ሁላ እሰራለሁ ማለት ነው። ስለዚህ መገናኘት ካስፈለገ እገናኛለሁ ከደንበኞቼ ጋር ዲል ማድረግም ካለብን ስራዎችን ማስተካከልም ካለብን ስብሰባም ከሆነ ዘወትር እነሱን ነገሮች አስተካክዬ ለመራመድ እሞክራለሁ ማለት ነው። እንግዲህ ይሄንን ይመስላል በጥያቄው ደግሞ አዎ አስፈላጊ በሆነ ሰዓት ሁላ ከደንበኞቼ ጋር አገናኛለሁ ማስተካከል ያለብኝን ነገር አስተካክላለሁ መጨመር ያለብኝን ነገር እጨምራለሁ። ከእነሱ ጋር እንግዲህ እጅ ለእጅ ተያይዤ ነው ስራዬን የምሰራው ወደፊትም እንደዛ የሚቀጥል ይሆናል። ግን ደግሞ መንፈሳቸው ጥሩ የሆነ ለማደግ የሚፈልጉ አድገው እኔንም የሚያሳድጉ ሌሎችንም የሚያሳድጉ መሆን ይኖርባቸዋል ብዬ አስባለሁ። አለበለዛ ተገናኝተን የኔንም መንፈስ የሚረብሹ ስራም ለመስራት የማያበረታቱኝ ከሆነ ባላገኛቸው እመርጣለሁ። አመሰግናለሁ

በምን ትመገቢያለሽ? በምን ትመገቢያለሽ? ነው የሚለው በእጄ ኢትዮጵያዊ አይደለሁ ኢትዮጵያዊ ሲኮን ደግሞ አመጋገባችን ከሌላው የአለም ህዝብ ለየት ይላል ሌላው አሁን ለምሳሌ ቻይና ስትሄድ የሚመገቡበት ሌላ አይነት አለ ሌላ ቦታ ስትሄድ በሹካ በማንኪያ ሚባል ነገር አለ። እኛ ሀገር ደግሞ እንጀራ ነው በብዛት የምንመገበው እና በእጃችን ነው ቆርሰን የምንጎርሰው ማለት ነው። ወጡን አስነክተን ጠቅልለን እንጎርሳለን ማለት ነው። ስለዚህ በምን ትመገቢያለሽ? ለሚለው ጥያቄ በእጄ በጣም አልፎ አልፎ በማንኪያ ፓስታ፣ መኮረኒ ምናምን የመብላት አጋጣሚው ካለኝ በማንኪያ ግን አብዛኛውን ጊዜ በጣም እድሜዬን ሙሉ የተመገብኩት በእጄ ነው ስለዚህ በእጄ እመገባለሁ ማለት ነው። ዘወትር በተቻለኝ መጠን ማለት ነው ከዛ ባለፈ ደግሞ እንግዲህ ያው ሌሎች የመመገቢያ ነገሮችን መጠቀም አስፈላጊ ከሆነ እና ግዴታ በሆነባቸው አጋጣሚዎች ሁላ መጠቀም ያለብኝን ነገር እጠቀማለሁ። ከዛ ውጪ ግን ዘወትር ዘወትር በእጄ ነው የምመገበው። አመሰግናለሁ!

የምትወጂው ከተማ የት ነው ነው የሚለው ያው ሌላ ከተሞችን አላቅም እኔ ብዙም ከአዲስ አበባ የመውጣት አጋጣሚ ኖሮኝ አያቅም ምናልባት በጣም ቅርብ ጊዜ እና አንዴ ከአመታት በፊት አንዴ ደብረዘብ ሄጄ ነበር እዛ በሄድኩበት አጋጣሚ ያው እንደው ብሄድ ብዬ ተመኝቻለሁ ድጋሚ ማለት ነው ለመዝናናት ከዛ ውጪ ግን አዲስ አበባን ብዙም አላቃትም አዲስ አበባንም ያው ግን አዲስ አበባን ነው ማቃት የማውቃት ስለዚህ ልናገርም ችለው አዲስ አበባ ነው ግን ኖርማሊ ኤክስፒሪያንስ ባላደረጋትም ሄደሽ ማየት የምትፈልጊው ብባል ሀዋሳ ነው መልሴ ከኢትዮጵያ ውስጥ ከሆነ ደግሞ ባሊ እየሩሳሌም ብድሄ ደስ ይለኛል እየሩሳሌም ሄጄ እንደው ጌታችንና መድኃኒታችን ኢየሱስ ክርስቶስ የረገጠባቸውን ቦታዎች ሁላ ከእናቱ ከድንግል ማርያም ጋር የረገጣቸውን ቦታዎች ሁላ ብረገጥ የተወለደበትን ቦታ ቤተልሄምን ባይ ከዛም የተመላለስበትን ቦታ ባይ በቃ ሁሉንም አካባቢ እዛ አካባቢ ያለውን ነገር ባይ ብመለከት በጣም ደስ ይለኛል አመሰግናለሁ።

እንዴ በቃ ሁሌ ማለት በቃ አሁን ላይ ትምህርቱም ፖድካስቱም በቃ የትኛውንም የትምህርት ቪዲዮ የቲቶሪያል ሊሆን ይችላል በቃ የሁሉንም ነገር አንድ ላይ ነው የማገኘው እዛ ላይ እና በደንብ ነው እንጂ የምመለከተው ዩቲዩብ ላይ አሁን ለምሳሌ ስብከቶች አሉ፣ የሰብከት ፕሮግራሞች አሉ ከዛ ባለፈ ደግሞ ትምህርቶች አሉ የምንማራቸው ትምህርቶች አሉ በዛ በተረፈ ደግሞ የመመረቂያ አለ የተማርነውን ትምህርት ለማስተካከል ወይ ለመመረቂያ ጽሁፍ የምንዘጋጅበት ነገር ብቻ ለሁሉ ነገር ቪዲዮ ያስፈልገናል እና አሁን ላይ በሲዲ ምናምን አይደለም የምንለው ቀጥታ ሁል ጊዜ ሁሉም ነገር በመስመር ላይ ወይ በኢንተርኔት ላይ ስላለ እሱን እየከፈትን በቃ እንጠቀማለን ማለት ነው አመሰግናለሁ።

የስራ ቦታዬ ምንም አይልም አይደብርም ምክንያቱም አሁን ላይ ቋሚ ስራ ስለሌለኝ በየጊዜው ስራ መውጣት እድሉም የለኝም እና ግን ስወጣ በተቀመጥኩባቸውና ስራዬን የሰራሁባቸው አካባቢዎች እነዛ የኔ የስራ ቦታዎች ናቸውና እነሱን በደንብ በተመስጦ መርጬ ነው የማቀርበው እና ስለዚህ እንዴት ነው በቃ የስራ ቦታዬ ነው ብዬ እስካመርኩ ድረስ ጥሩ ነው ጥሩ ስራዎችን እንሰራለን እንተጋገዛለን ከሰዎች ጋ የመግባባት ችግር የለብኝም። ስለዚህ በተቻለኝ አቅም ከአዳዲስ ሰዎች ጋር ጋር እግባባለሁ ከዛ ወደ ስራ ነው የምሄደው። እንዴት ነው የስራ ቦታ? ነው የሚለው በቃ ምንም አይልም ጥሩ ነው እግዚአብሔር ይመስገን! ለኔ ተመችቶኝ ነው ምሰራበት። ሰዎች ቢሮዬ ሲመጡ ወደውት አይተውት ነው ሚሄዱት እና ይሄን ይመስላል። አመሰግናለሁ!

እንዴ አፌን የፈታሁበት በበጎ አድራጎት በመስራት አይደል? እንዴ መጀመሪያ ያው አንድ ሆፕ ፎር ችልድረን የሚባል ተቋም ነበር እዛ ውስጥ አንዳንድ ነገሮችን አደረግ ነበረ ከዛ በተጨማሪ ደሞ ግራጁዌት ከማድረጌ በፊት አንድ ከማራ የሚባል በኦ አድራጎት ድርጅት ከቴክ ጋር በተያያዘ ነውና ኮምፒውተሮችን ከአየርላንድ በማስመጣት በኢትዮጵያ ባሉ ትምህርት ቤቶች ምናምን እንትን ይላል እና እዛ በጣም ብዙ አመት በቃ በጣም እንደ እንደ ዋና ተቀጣሪ በሚመስል ሁኔታ አንድ አመት ሙሉ እዛ አንድ አመት ከምናምን በጣም ረጅም ጊዜ ነው ሰርቻለሁ ልክ እንደ ቋሚ ሰራተኞች ማለት ነው። ይሄንን ይመስላል። ሌላውን ምን እንደዚህ አንድ ሴት ኢትዮጵያ የሚባል ተቋም ነበር እዚህ ቴሌግራም ላይ እዛ ኮሚኒቲ ላይ ነው የሚሰራው። እዛ ላይ ፕሮግራሞች ይዘጋጃሉ ምናምን እና እዛ ላይ ፕሮግራሞችን በማዘጋጀት እንግዳዎችን በመገበኘት ልክ እንደ ጋዜጠኛ በመሆን ጥያቄዎችን በመጠየቅ እንግዶችን እንዲሁም ደግሞ ፕረዘንቴሽን ሲያቀርቡ እነሱን ሆስት በማድረግ በጣም ብዙ ስራ ሰርቻለሁ። ከእነሱም ጋር ስለዚህ አዎ በደንብ አውቃለሁ ልምዱም አለኝ ለማለት ነው። አመሰግናለሁ

ያው ብዙ ትንኞች አሉ። የምን ምን እንደሆኑ አላውቃቸውም እንጂ ትንኞች ከኛ ቤት አይጠፋም። አሉ ለማለት ነው ውጭም ይኖራሉ። ውስጥም የተወሰኑ አሉ። ስለዚህ በአካባቢዬ ትንኞች በደንብ አሉ። ግን በጣም በሚገርም ሁኔታ ቢምቢ የትኛው አንደሆነች የትንኞችን ስም ለይቼ አላውቃቸውም እንጂ በደንብ አሉ ለማለት ነው። አዎ በደንብ የሚታዩት ቀን ቀን ነው። ቀን ቀን ላይ በደንብ ቤት ካልተጸዳ ይኖራሉ። እንዲህ ማታ ማታ ደግሞ ሲሆን የወባ ትንኞች ናቸው መሰለኝ እነሱ እንደውም አንድ ሰሞን በደንብ አበላሽተውብኝ ነበር አሁን ግን የሉም ቤት ውስጥ። ግን እነሱ እነሱ ትንኞች በአካባቢው ይኖራሉ ይገኛሉ ማለት ነው። እንግዲህ ያው ጽዳቶችን በደንብ ጽድት ያለ ጽዳት አጽድቶ እነሱ ከአከባቢያችን እንዲርቁ ብናደርጋቸው ደግሞ ጤናችን ይጠበቃል አመሰግናለሁ።

አዎ! ግጭቶችን ማስተካከል በደንብ ነው ምችለው። እንደውም አንዱ ልምዴ ሳይሆን አይቀርም። ወደፊት በደንብ እንግዲህ በጣም ይገርማል ትልልቅ ሚባሉ ሰዎችን የማስታረቅ የማስተካከል ተሞክሮ አለኝ። ሰዎች ያዳምጡኛል እግዚአብሔር ይመስገን! ስለዚህ ለጥያቄው መልስ ሚሆነው አዎ አለኝ ብዙ ጊዜ እንደዛ አድርጌያለሁ ግጭቶችን ለማስተካከል ሞክሬያለሁ ተሳፍቶልኛልም ጭምር እና ብዙ ስራዎችን ሰርቻለሁ ከግጭቶች ጋር በተያያዘ ማለት ነው ጓደኞቼን አስታርቄያለሁ ሌሎች ሰዎችንም እንደዚህ ረድቻለሁና አዎ ለማለት ነው። አመሰግናለሁ!

ምን አይነት የሙቀት መጠን ትመርጣለህ ነው የሚለው ወይ ትመርጫለሽ ነው የሚለው? መካከለኛ ባይበዛ ደስ ይለኛል። የኢትዮጵያ ሙቀት እንደሚታወቀው ነው በጣም ሙቀት አይደለም ወበቅ ምናምን የለውም ግን በፀሀዩዋ ክር ስለምትል ያው በዛ ምክንያት የሚመጣ ሙቀት አለ። እሱ ደግሞ ባይከር ደስ ይለኛል። ላላላላ ያላየውን እመርጣለሁ አለበለዛ ቶሎ ቶሎ መታጠብም ካለብኝ ቶሎ ቶሎ እታጠባለሁ ሙቀቱን ለማርገብ ስል ማለት ነው። እና ያው በቃ ያልበዛ አለ አደለ። መካከለኛ ለሰው ልጅ የሚስማማ አይነት የሙቀት አይነት ቢሆን ይመረጣል። ለጤናችንም ለሰውነታችንም ደስ ብሎንም ቀኑንም እንድናሳልፈው እንደዛ እመርጣለሁ። ግን ኮምፕሌን አናደርግም ኢትዮጵያ ውስጥ ሆነን አየሩ ጥሩ ነው ያለውና አመሰግናለሁ

እንደ ሁኔታው ነው አንዳንዴ የማድርበት ጊዜ አለ። ረጅም ሰዓት እዛ እምቆይበት ጊዜ አለ አንዳንዴ ደግሞ ያው ልወጣ ከሆነ በብዛት አልቆይም እዛ ላይ። ማየት የሚያስፈልጉኝ ነገሮች ሊኖሩ ይችላሉ ለምሳሌ ፀጉሬን ማየት ሊኖርብኝ ይችላል። አስተካክዬ ከጨረስኩ በኋላ በተወሰነ ፊቴን ምን ቆሻሻ አለ ምን የጎደለ ነገር አለ ብዬ አያለው ከዛ ልብሴን ለማየት እሞክራለሁ። ሶ ምን ያህል ጊዜ ታያለህ? ማለት ሁሌ ተመልካች አይደለሁኝም ግን ደግሞ ልወጣ ከሆነ የተወሰነ የሚያስፈልገኝን ነገር አይቼ እወጣለሁ ማለት ነው። እንጂ በቁጥር ከሆነ ጥያቄው ምናልባት ለመመለስ ይከብደኝ ይሆናል። ስለዚህ ምን ያህል ጊዜ እንደማላቀውም ግን ልወጣ ስል አብዛኛው ጊዜ ልወጣ ስል አምስትም ደቂቃ ምንም አይቼበት ራሴን አስተካክዬበት እወጣለሁ ማለት ነው። እንጂ ካለምክንያት እዛ ላይ ቁጭ ብዬ ምናምን ጊዜዬን እማጠፋ አይነት ሰው አይደለሁም። አመሰግናለሁ

የስልክ ካሜራ ትጠቀሚያለሽ ወይ ነው? አዎ እጠቀማለሁ ግን አስፈላጊ ለሆኑ ጉዳዮች ነው የምጠቀመው እንጂ። አሁን አሁን እንደውም ሰልፊ ራሱ ፎቶ ምናምን የምነሳ አይነት ሰው አይደለም ለዛ ብዙም የፎቶ የምወድ አይነት ሰው ስላልሆንኩኝ። ለፎቶ ማንሳትም ባይሆን ግን አንዳንድ ነገሮችን አሁን ለምሳሌ የሆነ ፎቶ አንስቼ የሆነ ነገር ለመላክ ምናምን ለዛ ለዛ እጠቀምበታለሁ አልፎ አልፎ። ደስ የሚለኝ እና መያዝ ያለብኝ ነገር ካለ የስልኬን ካሜራ ከፍቼ ሪከርድ አደርጋለሁ ማለት ነው። ማስታወሻ እንዲሆነኝ ከፈለኩኝ ነገሮቹ በፊት በፊት እወድ ነበረ አሁን ግን በጣም ቀንሻለሁ። ኢቭን ሰልፊ ራሱ አላነሳም ራሴን ለምን እንደሆነ ራሱ አላውቅም እንደዛ ነው ማለት ነው። ግን የስልክሽን ካሜራ ትጠቀሚያለሽ ወይ ነው? የሚለው ዴፍነትሊ በደንብ ነው የምትጠቀመው። አመሰግናለሁ።

ቅርጫት አለህ ወይ? ነው ሚለው። አዎ። አለኝ። አንድ ሁለት ሶስት አሉ መሰለኝ ቤት እና። አዎ አለኝ ነው። መልሱ ለምን ለምንድነው ምትጠቀሚበት? ከሆነ። ያው አንዳንዶቹን ለልብስ ማስቀመጫ ሊሆን ይችላል። አንዳንዶቹን ደሞ። እንደዚ ቲማቲም ሽንኩርት አትክልት ነገሮችን ለቤት ሚያስፈልጉ ነገሮችን የማስቀምጥባቸውም አሉ። ለዛ ለዛ ማለት ነው። እንጂ የተለየ ምሰራበት ነገር ኖሮ ሳይሆን በቃ እነሱ እነሱን ማስቀምጥበት ነው። ያ ቅርጫ ከምን ይሰራል? አንደኛ ያው ዘመናዊ በጎማ ሚሰራ አለው። ሁለተኛው ደሞ በባህላዊ አሰራር የቅርጫ አሰራር አለ በዛ መልኩ ይሰራል ማለት ነው። ለጥያቄው ግን ቅርጫት አለህ ወይ? ነው አዎ አለኝ ነው መልሱ አመሰግናለው

ስራ ባልደረቦችህ ጋር ጥሩ ግንኙነቶች አሉህ ወይ ነው የሚለው? አዎ በአብዛኛው ይኖረኛል በአብዛኛው ማለት ነው አለኝ። አንዳንድ ያለመግባባቶች እንኳን ቢኖሩም ከእነሱ ጋ ያለውን ነገር እንግዲህ እንፈታዋለን ማለት ነው። ግን በአብዛኛው ጥሩ ግንኙነት አለኝ መልካም ግንኙነት አለኝ ደስ ብሎኝ ነው። ከስራ ባልደረቦቼ ጋር በየትኛውም የስራ ባልደረባ ማለት እኮ ረጅም ጊዜ ስራ ቦታ አብሮ የቆየ ሰው ላይሆን ይችላል። ግን በተቻለኝ መጠን ስራዎችን አብሮኝ ከሚሰሩ ሰዎች ጋር እንደው ለአንድ ቀንም እንኳን ለምን አይሆንም ማለት ነው። በጣም መልካም ግንኙነት ኖሮዋቸውን ነው የሚሄዱት ከእኔ ጋር ሁሉም ሰዎች ሊመሰክሩ ይችላሉ። በዚህ ጉዳይ እና እውነት በቃ በጣም ነው የምወደው ደስ ብሏቸው እነሱም ደስ ብሏቸው እኔም ደስ ብሎኝ በቃ እንዴት ብዬ ልንገራችሁ ግን በጣም ደስ ብሎኝ ምናምን ነው የምኖረው። ከእነሱ ጋር እና ግንኙነቴ በጣም ጥሩ ነው። ጥሩ የሚባል ግንኙነት አለኝ መልካም የሚባል ደስ ብሎኝ ነው። ከስራ ባልደረቦቼጋ የምኖረው። አመሰግናለሁ

አሁን በሚመጣው ቅዳሜና እሁድ አንደኛው የእሁድ የማደርገው ምንድነው አንደኛው የ ከዝኔ ለቅሶ ነውና አርባ ቀን የሚባል ነገር አለ። እዛ የሀውለት ምርቃት ጋ እሄዳለሁ ያው ሙሉ ቀኔን ከጠዋት ጀምሮ እዛ ነው የማሳልፈው ብዬ አስባለሁ የቅዳሜ እንኳን ብዙም እቅድ የለኝም ግን ጊዜ የሚኖረኝ ከሆነ ምናልባት ጠዋት ላይ ማጸዳደቅ ያለብኝ ነገሮች ከጸዳደው በኋላ ስራዎቼን አስተካክዬ የምሰራ ይሆናል ማለት ነው። ለጊዜው ይሄን ያለኝ ሌላ አዲስ ፕላን የለኝም በቃ እንደዛ ነው የሚቀጥለው ማለት ነው አመሰግናለሁ።

ሽማግሌዎችን እንዴት ታከብራለ ታከብሪያለሽ? ነው የሚለው ያው በሚገባ ክብር ለመስጠት እሞክራለሁ ማለት አሁን ለምሳሌ የትልልቅ ሰዎች እኛን ያሳድጉ ለእኛ ሀገር ያስተላለፉ ሰዎች ናቸው እና በሚገባ ማለት አሁን ለምሳሌ ሲልኩን በመላክ መንገድ ላይ ስናገኛቸው ሰላም በማለት እቃቸውን በማሻገር እቃቸውን ወንበር ላይ ተቀምጠህ ከሆነ በመልቀቅ ትራንስፖርት ውስጥ ሲገቡ ቅድሚያ በመስጠት ከእኔ የሚፈልጉትን እርዳታ በመ በመለገስ እንግዲህ በተቻለኝ መጠን እንደዚህ በማድረግ እነሱን ትልልቅ ሰዎችን ለማክበር እሞክራለሁ ማለት ነው። በቃ ይሄንን ይመስላል በተረፈ ደግሞ ያው እንግዲህ ምርቃታቸውን ለማግኘት እንግዲህ ሲመርቁኝ ምናምን ደስ ይለኛል አመሰግናለሁ።

የስልክ ባትሪዬ ምን ያህል ይቆያል ነው ፉል ከሆነ ግማሽ ቀን በደንብ ያስጠቅመኛል በደንብ ማለት ነው። ካልሆነ ግን ያው በቀን ሶስቴም አራቴም አምስቴም ልሰካ ልነቅል እችላለሁ። ግን በደንብ አድርጌ ከሞላሁኝ በደንብ ከግማሽ ቀን በላይም በደንብ ያስጠቅመኛል ማለት ነው። ባትሪው ጥሩ ደረጃ ነው ያለው ባትሪው ቆንጆ ነው። ያው እንደዛ ነው ማለት ነው። ያው ስልክ ብዙ ጊዜ ያው ባትሪው ሲደክም ትንሽ ያስቸግራል። እኔ ደግሞ ከስልኬ ጋር ነው በብዛት የምውለው። እሱ ቶሎ ቶሎ የሚዘጋ ከሆነ ባትሪው ቃለቀ ምናምን በጣም ነው የሚረብሸኝ። ስለዚህ ያው አሁን ያለው ስልኬ አዲስ ነው ብዙም የቆየ ስልክ ስላልሆነ ቶሎ ቶሎ ባትሪ አይዘጋም። እንደው በቀን ምናልባት ጠዋት አርጌው ከሆነ ደግሞ ማታ አካባቢ አደርገዋለሁ ማለት ነው። በቀን ሁለቴ ይደረጋል ቻርጅ በደንብ ፉል የማድረጉ አጋጣሚ ካለኝ በደንብ ይቆያል። ፉል ካላደረኩት ግን ያው ቶሎ ቶሎ እየሰካሁ እየነቀልኩ እየሰካሁ እየነቀልኩ እቆያለሁ ማለት ነው። አመሰግናለሁ

ጭንቀት ሲሰማሽ ምን ታደርጊያለሽ ነው የሚለው? ውይ መጀመሪያ ፈጣሪን እገናኛለሁ፣ ከዛ በኋላ ቤተክርስቲያን ብሄድ የሆነ የሚያቀልልኝ ፓርት ስላለ እዛ ለመሄድ እሞክራለሁ ራሴን ለማዳመጥ እና ምንድነው መንስኤው የሚለውን ነገር ለማጣራት እሞክራለሁ፣ ከዛ መንስኤውን የማውቀውና ሶልቩ ቀላል የሚሆን ከሆነ ወደዛ መሄድ ነው እንግዲህ በተረፈ ደግሞ አብዛኛውን የሚያስጨንቀኝ ነገር አዎ ይታወቃል። እሱ እንግዲህ ደግሞ እሱን መፍታት ስችል ነው እኔ ጤናማ አይነት ደስ ብሎኝ ቆንጆ ህይወት ልኖር ምችለው እሱ ካለ ግን በጣም እየከበደኝ የእወደቅኩ እየተነሳው ነው የሚሆነው ግን ለጥያቄው መልስ ሚሆነው ጭንቀት ሲሰማሽ ምን ታደርጊያለሽ? ነው የሚለኝ፣ አንደኛ ከራሴ ጋር ለመሆን እሞክራለሁ፣ ሁለተኛ እንደዛ እንደዛ ነው አመሰግናለሁ።

ምን አይነት ዳቦ ትወጃለሽ? ወይ ትወዳለህ? ነው የሚለው እኔ የምወደው የዳቦ አይነት የፉርኖ ዱቄት ሆኖ ልክ እንደተቆራጭ አይነቱ ዳቦ ደስ ይለኛል ይጣፍጥኛል፣ ድፎ ዳቦም ደስ ይለኛል፣ አንዳንዴ ደግሞ ዳቦ እኔ ሁሉንም ያገኘሁትን ዳቦ አልወድም። ግን ዳቦ ቤት የሚሸጡ ሆኖ ቆንጆ ዳቦ ቤት እና በጽዳት የሚሰሩት ዳቦ ቤት ከሆነ ደስ ብሎኝ እመገባለሁ ማለት ነው። ግን ያው በብዛት ድፎ ደስ ይለኛል። በቃ እንደዛ ነው የማደርገው በተለየ ደግሞ አንዳንድ ዳቦ ቤቶች አሉ ዳቦዎች በጣም የሚጣፍጥ ማለት ነው። እሱን ለማግኘት በየጊዜው መግኘት አይደለም በየጊዜው አይገኝም። ግን አልፎ አልፎ በምናገኝበት ሰዓት በቃ ደስ ብሎን ወደነው ምናምን እንበላለን ማለት ነው ይሄንን ይመስላል። የምወደው የዳቦ አይነት ድፎ ቆንጆ ዳቦ ቤት የሚጋገሩ ጥሩ ጥሩ ዳቦዎችን እበላለሁ እመገባለሁ ደስ ብሎኝ አመስግኜ ኢትዮጵያ ውስጥ ግን የሚጋገሩ ዳቦች ድፎ፣ አምባሻ ምናምን በቃ ደስ ብሎኝ ነው የምበላቸው አመሰግናለሁ።

ምን ያህል ጊዜ ስብሰባ ታደርጋላችሁ? ነው የሚለው ያው እኛ የምንሰበሰበው እንግዲህ ባስፈለገ ጊዜ ነው አሁን ለምሳሌ በጣም ስራው ማለቅ ካለበት እና መከታተል ካለብን በሳምንት ሶስት ምናምን ልንሰበስብ እንችላለን። በአካልም ቨርቹዋልም ልንሰበሰብ እንችላለን ግን ደግሞ ስራው ያን ያህል ስሙዝሊ እየሄደ ከሆነና በስነ ስርዓት እየሄደ ከሆነና አስቸኳይ ነገር ከሌለብን በሳምንት አንዴ እንዲሰበሰባለን ማለት ነው። በሳምንት አንዴ ባካል በሳምንት አንዴ ቨርቹዋል እንሰበሰባለን ማለት ነው ሁለቴ ማለት ነው በሳምንት አንዴ ቨርቹዋል እና አንዴ በአካል ማለት ነው ይህንን ይመስላል። ግን እውነት ለመናገር ስብሰባ ምናምን አልወድም። ደስ ብሎኝ አይደለም ማደረገውም እንደውም የቨርቹዋሉ ይሻለኛል በቃ አንዳንድ ስብሰባዎች በቃ ማለት ዝም ብሎ ጠቃሚም ሆነ አልሆነ በቃ ደጋግመን የምናወራቸው ነገሮች አሉ አሁን ለምሳሌ ነገ እንገናኝ ከተባለ ስብሰባው ላይ በቃ ነገ እንደምንገናኝ ተናጋግረን ነገ ስንገናኝ ነገሮችን ማውራት የለብንም አንዳንድ ስብሰባዎች ግን በቃ ነገ እንገናኛለን በአካል ተገናኝተን ደግሞ እንነጋገራለን ተብሎ እዚሁ ደግሞ ቨርችዋል ሁሉም ነገር ይወራል ማለት ነው ሶ ነገ መገናኘታችን ታዲያ ያደርጉሙ ምንድነው አንዳንዴ እንደዚህ አይነት ነገሮች በጣም በጣም በብዛት አስታውላለሁ፣ ስብሰባ ወዳድ አይደለሁም ግን አንዳንዴ ደግሞ ግድ እንደሆነ አምናለሁ አመሰግናለሁ።

አይ የቪዲዮ ጥሪ ብዙ ጊዜ አላደርግም በጣም አስፈላጊ ከሆነ እንደው በጣም አጭር ጊዜ በጣም ውስን ለሆኑ ቀናቶችን ነው እሱን አድርጌ የማውቀው እንጂ የቪዲዮ ጥሪ የምወድ አይነት ሰው አይደለሁም። እውነት ለመናገር አዎ ምክንያቱም ብዙም አላውቀውም ግን በቃ ደስ ብሎኝ ምናምን አላደርገውም። በፊት እንደውም በድምጽ ራሱ መነጋገር የምችል ሰው አልነበርኩኝም። ያው ከጊዜ ሂደት በኋላ ነው አሁን ከሰዎች ጋር በድምጽ ማውራት የጀመርኩትኝ ግን በቪዲዮ ጥሪ። አይ አላደርግም። ደስም አይለኝም ለምን እንደሆነ አላውቅም በቃ ኮምፎርትም አይሰጠኝም። ስለዚህ የቪዲዮ ጥሪ ብዙ አላደርግም። ግን በጣም በቃ አሳሳቢ እና አስቸኳይ ወይ ማድረግ ካለብኝ ግን ማድረግ ይሆናል ማለት ነው። አመሰግናለሁ

የድምጽ መልእክት ትልክያለሽ ወይ ነው የሚለው በጣም በጣም በጣም ብዙ ጊዜ የድምጽ መልእክትን እልካለሁ ከምደውል በቮይ በቪዲዮ አውሪኝ ከሚሉኝ የረጅም ሰዓት ከሰዎች ጋር ከማወራ መልእክቴን ሀሳቤን በድምጽ መልእክት ልኬ ብገላገል ነው የምመርጠው ከዛ በተጨማሪ ደግሞ ቴክስቶችን እጠቀማለሁ ማለት ነው። ስለዚህ ለጥያቄው መልስ የሚሆነው የድምጽ መልእክት ትልኪያለሽ ወይ ነው አዎ በደንብ እልካለሁ ግን ለሁሉም ሰው አይደለም የምልከው በጣም ለተመረጡ ሰዎች በጣም ለሚቀርቡኝ ድምፄን የሚወዱ ደግሞ ጓደኞች አሉኝ እና ደስ ብሎኝ ነው የምልክላቸው ምክንያቱም ከሀሳቤ ባሻገር አስተያየት ይሰጡኛል ስለ ድምጤ ምናምን እና በዛ የተነሳ በጣም በጣም በጣም ደስ ብሎኝ ነው የማደርገው እንዳልኩት ለሁሉም ሰው አይደለም በጣም ለውስን ሰው ድምፄን መልእክቴን ሰምተው ለሚረዱ ለጓደኞቼ ለቅርብ ሰዎች የድምጽ መልእክትን በደንብ እልካለሁ ማለት ነው አመሰግናለሁ።

ቀርከሃ በአካባቢሽ ያድጋል ወይ ነው? አረ አይቼ አላቅም። ሸንበቆ አይቼ አቃለሁ። ቀርቀሃ ግን አይ እኔ አዲስ አበባ ውስጥ ሁላ ይበቅላል እንዴ ቀርቀሃ? አይገርምም አላቅም። ግን አንድ ስለቀርቀሃ በጣም የገረመኝን ነገር ልንገራችሁ። አንደኛ ቀርከሃ በቀርከሃ የሚሰራ ምርቶች በቃ በጣም ነው የሚገራርሙት አንዴ እንደውም ሶፋውን ገዝችው ነበረ በደንብ ካለ ጥንቃቄ ሆኖ ብል የሚበላው ምናምን ኖሮበት እኛም ሳናየው ሻጩም ሳያስተውል መጠቀም ያለብንን ማለት ያለብንን ነገር ሳያስተምረን በጣም ተበልቶ አልቆብኛል በጣም ቆንጆ ሶፋ ገዝቼ ነበረ ከዛ ውጪ ግን በቃ በቀርቃሃ የተሰሩ ምስቶች በጣም ነው የሚገርሙት። በጣም ካልሲው ያው ማስቀመጫው ምናምን ምን ቅጡ በቃ በጣም ነው የሚያማምሩት። በጣም! ከዛ ባለፈ ግን ያው ቀርከሃ በጣም በጣም አንድ ታሪክ አለ የተማርኩበት በጣም የቀርቀሃ ሙሉ ታሪኩንም ባይሆን እንደው በተወሰነ መልኩ ለመግለጽ ያህል አንድ ሰውዬ ቀርከሃ ለማምረት ይስማማና ገበሬ ነው ሶ በአጠገቡ ያሉት ሰዎች ቶሎ ቶሎ የሆነ ነገር እየዘሩ ያገኛሉ እሱ ግን በየአመቱ የተለያየ አይነት ቀርከሃ በየአመቱ አያድግም በቃ የቀርከሃውን ተክሎት አንዴ በአመቱም በሁለት አመቱም በሶስት አመቱም በአራት አመቱም እያደገ አይደለም ያለው እና ከዛም ግን ከቆየ በኋላ ከአምስት አመት አካባቢ ከጠበቀ በኋላ ነው የበቀለውና ብዙ ሰው በዛ መሃል ትዕግስት የሚያስተምር ነው አክችሊ ታሪኩ እና እሱን አስታውሳለሁ እና ቀርቀሃ ሲነሳ እቃዎቹን አደንቃለሁ። ይሄ ታሪክ አስታውሳለሁ። ይሄን ይመስላል አመሰግናለሁ። ቀርቀሃ ግን በአካባቢዬ እያደገ አይቼ አላቅም አመሰግናለሁ።

አዎ እኔ እወዳለሁ ሳይበዛም በትንሹ መቀበል እወዳለሁ ምክንያቱም ራሴን እንዳስተካክልና ራሴን እንዳርም በጣም ስለሚያግዘኝ አስተያየት ስለኔ እንደውም እንደውም በተቻለ መጠን በጣም ከምቀርባቸው ሰዎች አስተያየቶችን ብቀበል በደንብ ስለኔ አውቃለሁ ማን እንደሆንኩ እረዳለሁ ብዬ ነው የማስበው እና እንደው እንደዛ እንደውም ልምድ ማዳበር ብችል አስተያየት መቀበል ብችል ምናምን ደስ ይለኛል፤ ምክንያቱም አድግበታለሁ በርግጥ አውቀዋለሁ አውቃለሁ ምን ስሆን ምን እንደምሆን ምናምን አብዛኞቹን ነገሮች አውቃቸዋለሁ ደግሞ እኔ የማላውቃቸውን ነገሮች ከሌሎች ሰዎች አስተያየቶችን ተቀብዬ ደግሞ ማስተካከል ብችል፣ ማረም ብችል፣ ራሴን ማሳደግ ብችል በጣም እመርጣለሁ ማለት ነው እንደውም ዞር ተብዬ ብለው ፍሬ እንደዚህ ነች ብለው ከሚያወሩኝ እንደው እንደዚህ ይቺን ብታስተካኪያት እንዲህ ብትሆን ይሄ ለምን እንደዛ ሆነ ብሎ ሰው በቃ በተረጋጋ መንፈስ ቢያወሩኝ እመርጣለሁ ማለት ነው አመሰግናለሁ።

ውሃ ማምጣት ትችያለሽ ወይ ነው የሚለው ወይም ደግሞ ታውቂያለሽ ወይ ነው የሚለው? አዎ ምክንያቱም እኔ የውሃ ማምጣት ልምዴ የጀመረው በርግጥ አይ ትልልቅ ነገሮችን መሸከም ላልችል እችላለሁ እንደዚህ ሃያ ሊትር ሰላሳ ሊትር ምናምን አስር ሊተር አስራ አምስት ሌተር ላልችል እችላለሁ ግን። ልምዱን የለመድኩት መቼ ነው ልጅ ሆኜ ነው አንድ ቦኖ ነበረን በፊት የምንቀዳበት እና እዛ ቦታ ላይ ሆነን እንቀዳለን ተሰልፈን እና ደግሞ ተራኞችም ስንሆን ደግሞ ሰዎችን እናስቀዳለን ምናምን እና በደንብ በደንብ ኖሬበታለሁ ሶ እዛ ህይወት ውስጥ ከዛ ጊዜ ጀምሮ ነው የለመድኩት ማለት ነው። አሁን ደግሞ በቃ አልፎ አልፎ ውሃ ስትጠፋ ምናምን በአምስት ሌትርም በአስር ሌትም ጎረቤት አካባቢ ሄጄ አመጣለሁና በደንብ አውቅበታለሁ። ያው ረዣዥም ወይ ደግሞ ትልልቅ ሌተር ያላቸውን ውሃዎች መሸከም ባልችልም ግን ደግሞ አነስተኛ መጠን ያላቸው ውሃዎችን ማምጣት አውቃለሁ ማለት ነው። አመሰግናለሁ ልምዱም አለኝ ለማለት ነው። አመሰግናለሁ

የደንበኛ እርካታን ታሳውቃለህ ወይ ነው? አዎ በተቻለኝ መጠን እንደዛ ለማድረግ እሞክራለሁ ግን ደግሞ በደንብ ማሻሻልም ያለብኝ ጉዳዮች እንዳሉ አስባለሁ። ምክንያቱም ይህንን ነገሮች በደንብ በተለማመድኩት ቁጥር አንደኛ የራሴንም ጠንካራ ጎኖች ማወቅ እችላለሁ ምን ተቀብዬ ምን መስጠት እችላለሁ ምን ማበርከት እችላለሁ የሚለውን ነገር ማወቅ እችላለሁ። ሁለተኛ ደግሞ ምን ማሻሻል አለብኝ? ምን እዚህ ነገር ላይ መጨመር አለብኝ የሚለውንም ለማወቅ። የደንበኛችንን ወይ ደግሞ የአብሮን የሚሰራውን ሰው ምን ያህል ደረጃ በስራው ስራውን ወዶታል የሚለውን ነገር ባውቀው? የተሻለ ነገር የተሻለ መንገድ እንድሰራ የተሻለ ነገር እንዳደርግ ያግዘኛልና አመሰግናለሁ

መዘመር ትወጃለሽ ወይ? ነው የሚለው አዎ መዘመር ደስ ብሎኝ የማደርገው ነገር ነው፣ አብዛኛው ጊዜ ቁጭ ብዬ እዘምራለሁ ያረጋጋኛል ቤተክርስቲያን ስሄድ እዘምራለሁ አሁን ደግሞ ጥምቀት ነው የጥምቀት ወቅቶች ላይ ታቦት ወጥቶ ምናምን ነው የሚከበረው እና ጥምቀት ማለት ምን ማለት መሰለህ የ ኤፒፈኒ ማለት ነው እና የጌታችንና የመዳኒታችን የኢየሱስ ክርስቶስን ጥምቀት የምናስታውስበት በዓል ነውና ጥምቀት ብቻ ሳይሆን የምናደርገው ቤት ውስጥ ማነው ክርስቲያን ያሉ ታቦታት ምናምን ቄሶች ተሸክመዋቸው ከማደሪያ ቦታቸው ከቤተክርስቲያን ተነስተው ማደሪያ ቦታ ይዘጋጅላቸዋል እና አንድ ቤተክርስቲያን ያሉ የተለያየ ቤተክርስቲያን አለ አንድ አካባቢ እና ከዛ ቤተ ክርስቲያኖች ሁሉ ተውጣጥተው ከየቦታው ወጥተው አንድ ቦታ ያርፋሉ፣ ከዛ በኋላ በማግስቱ በጠዋት ከቅዳሴ በኋላ ሰው ጸበል ይረጫል፣ ይጠመቃል፣ ከዛ በኋላ ደግሞ ጉዞ ወደ ቤተክርስቲያን መመለስ ይሆናል ማለት ነው። ስለዚህ እዛ ላይ በቃ ደስ የሚለኝ ነገር አንዱ መዝሙራት አሉ፣ በገና አለ፣ ህፃናት ወጣቶች ይዘምራሉ በቃ ቆንጆ ነገር እያየን ነው የምንውለውና በአጋጣሚ ዛሬ ጥምቀት ነው ባልሄድም ልምዱ ስላለኝ ላካፍላችሁ ብዬ ነው አመሰግናለሁ። መዘመር ትወጃለሽ ወይ ለሚለው ጥያቄ ያው በሚገባ እወዳለሁ ደስ ብሎኝ የማረገው ነገር ነው አመሰግናለሁ።

መክሰስ እንኳን ብዙ ተመጋቢ አይደለሁኝም። ብዙ ጊዜ ጠዋት ቁርስ እበላለሁ። ከዛ አራት ነው የምበላው ግን አብዛኛው ማነው በጣም አልፎ አልፎ ምሳ እበላለሁ። መክሰስ ብዙ ጊዜ ተመጋቢ አይደለሁኝም ግን አሁን ላይ። ምናልባት መክሰስ ምን አይነት ምግብ ቢቀርብልህ ደስ ይልሻል? ብትለኝ ያው አቮካዶ በባዶ በማር ምናምን ያሉ ምግቦች ደስ ይሉኛል ወተት በዳቦ ምናምን በቃ ቀለል ያሉ ምግቦች ፍሩት ነገር ፍሩት ሳላድ ነገር ሰርቶ መመገብ። አሁን ላይ ደግሞ አቮካዶ እዛው ላይ ተቆራርጦ ሎሚ በደንብ ተደርጎበት ብቻዉንም ወይንም በዳቦ ብንበላው በቃ ደስ የሚል ምግብ ነዉና። እሱን ካገኘው ደስ ብሎኝ እመገባለሁ። አመሰግናለሁ

መስኮትን ክፍት ትተዋለህ ወይ ነው የሚለው? አይ በብዛት ስወጣ መስኮቴን ዘግቼ ነው የምወጣው። ግን ደግሞ ቤት እንዲናፈስ ምናምን የምፈልግ ከሆነ ቤት ካጸዳሁ በኋላ መስኮቴን ክፍት አደርጋለሁ እስከሆነ ሰዓት ድረስ ክፍት ይሆናል ስራዬን እስከጨረስ ድረስ ወይም ደግሞ እኔ የማደርገው ነገር ከሌለ ካለ የማደርገውን ነገር አድርጌ እስክጨርስ ድረስ ክፍት ይሆናል። ከዛ በኋላ መስኮቴን እዘጋጋለሁ ማለት ነው እንጂ ብዙ ጊዜ ክፍት ሆኖ ምናምን አይውልም። ስለዚህ መስኮትሽን ክፍት ትተያለሽ ወይ ነው የሚለው? አይ አልተውም ግን ስራዎቼን ምናምን ከሰራሁ በኋላ አነፋፍሼ ምናምን መስኮት ዘጋግቼ መሄድ ያለብኝ ቦታ ካለ እሄዳለሁ ስራ ካለኝ ደግሞ ስራዬን እሰራለሁ ማለት ነው። ይሄ ነው የኔ። ልምድ አዲስ ነገር ምናልባት ትዝ የሚለኝ ነገር ካለ እጨምራለሁ። አመሰግናለሁ

የዝናብ ውሃ ትሰበስብያለሽ ወይ ነው የሚለው አዎ እኛ ኢትዮጵያውያን በተለይ ደግሞ ክረምት ሲሆን በጋ ሲሆን በጣም ነው ውሃ የምንቸገረው ለምን በሳምንት አንዴ ሁለቴ ነው የሚመጣው ያው እናጥባለን ቀናአችን እስኪደርስ ድረስ ቆጥበን ነው የምንጠቀመው ክረምት ሲሆን ግን ደስ የሚለው ነገር በቃ ውሃ መጣች አልመጣች ጭንቀት የለብንም ምክንያቱም በየቦታው በሳፋም ባለን እቃ በመዘፍዘፊያም በፖስቶም በበርሜልም በሁሉም ነገር እንደቅናለን ያው ለመጠጥና ምግብ ለመስሪያ ብቻ ነው ከባንቧ የምንቀዳው ማለት ነው ስለዚህ አዎ ዝናብ የሚኖረው ብዙ ኢትዮጵያ ኢትዮጵያ ውስጥ ዝናብ የሚኖረው ብዙ ጊዜ ክረምት ላይ ነው አዎ ዝናብ ሲኖር ውሃዎችን አጠራቅሜ ሰብስቤ ለልብስ ማጠቢያ ለቤት ማጽጃ ለሽንት ቤት ማጽጃ ለግቢ ማጽጃ ለብዙ ነገር እጠቀምበታለሁ እና ውይ በደንብ ነው የምሰበስበው በደንብ ነው የማጠራቅመው ውሃ ክረምት ጊዜ በቃ ደስታችን ነው ማለት ነው ውሃ ምንም አናጣም አመሰግናለሁ።

ውይ በጣም ነው የሚጨንቀው መብራት ሲቆረጥ ብዙ ጊዜ መብራት ሲቆረጥ ምን ታደርጊያለሽ ነው የሚለው? ብዙ ጊዜ መብራት የሚቆረጥብን አንድም መብራት ካልከፈልን ነው አሳልፈን ከከፈልን ወሩ ካለፈ የሆነ ጊዜ ተቆርጦብን ነበርና ወዲያው ከፍለን ግን ሶስት ቀን ነው ያስቆዩብን ስለዚህ በቃ በጣም ነው የሚጨንቀኝ። ምንም ስራ መስራት አልችልም ማለት ነው በቃ በቤት ውስጥ። ሌላው ደግሞ መብራት አሁን ለምሳሌ ገመድ ምናምን በተለያየ ነገር እየጠፋብን ነበረ የሆነ ጊዜ እንደውም አሁን ተሻሽሎ ነው እንጂ በቃ በየጊዜው ነበር መብራት የሚጠፋው እና ምንም መስራት አንችል። ስልካችን ቻርጅ አልቋል ቲቪ ማየት አንችል ምናምን እና በቃ በጣም የሚረብሽ ነገር አለው። ስለዚህ መብራቴ ሲቆርጥ ወይ ሲጠፋብኝ ምን እናደርጋለሁ? ያው በተቻለ መጠን እንደውላለን እንዲመጣልን እንጠይቃለን በጣም ተደጋጋሚ ጊዜ ነው የምንደውለው። ከዛ በኋላ እንግዲህ ያው እስኪበራ ድረስ መጠበቅ ነው ሌላ ምን አደርጋለሁ ሌላ ምን አማራጭ አለኝ?

አይ በፍጹም አልጠቀምም ምክንያቱም አንደኛ እንትኑም የለኝም አክሰሱም የለኝም ሁለተኛ ደግሞ እንደው እንደዚህ ይሻለኛል ምክንያቱም በመዋቢያ የሚመጡ ነገሮች ጉዳታቸው የሚያመዝን ነው የሚመስለኝ ራሳችንን እናጣለን ተፈጥሮአችንን እናጣለን ፀጉር ከመሰራት እና ሌላ እንደው በጣም በጣም አልፎ አልፎ ምንድነው ይሄ ቅንድቤን ከመሰራትና ጥፍር ቀለም ምናልባት በጣም በጣም በጣም እንደው በእድሜ ሁለቴ ወይ ሶስቴ ነው የተሰራሁት እና እሱን ከማድረግ ውጪ ሌሎች ነገሮችን የምትጠቀም አይነት ሰው አይደለሁም በቃ ደስም አይለኝም ደስ የሚል ስሜት አይሰማኝም አመሰግናለሁ።

የጠዋት ጠዋት እለታዊ ተግባርሽ ምንድነው ነው? ለሚለው ያው ይለያያል ብዙ ጊዜ ግን በቃ በደንብ በጧት ነቅቼ ጤነኛ ሆኜ በደንብ ማግኘት ያለብኝን ነገር አግኝቼ ከተነሳሁኝ መጀመሪያ የማደርገው ቤተክርስቲያን መሄድ ነው። ከዛ በኋላ ከቤተክርስቲያን ደርሼ ከመጣሁ በኋላ ቤቴን አጸዳለሁ ከዛ ወደ ስራዎቼ ዋና ዋና የምላቸው ስራዎቼን ለመስራት እሞክራለሁ ማለት ነው። አለበለዛ ግን ያው ጠዋት ተነስቼ ቤተክርስቲያን ሄጄ ምናምን ማድረግ ያለብኝን ነገር አድርጌ ካልጀመርኩኝ በቃ ቀኔ በጣም ደክሞኝ የተነሳሁት ማለት ነው። አርፍጄ ነው የተነሳሁት ማለት ነው። ቀኔ ጥሩ አይሆንም ማለት ነው በቃ ዝብርቅርቅ ያለ ቀን ነው የሚኖረኝ። ምንም ጥሩ የሚባል ወይም ስራ ሳልሰራ ነው የሚያልፈው ምናምን እና የጠዋት እለታዊ ተግባሬ ምንድነው? በቃ ቤተክርስቲያን እሄዳለሁ። ከዛ የማጸዳቸው ነገሮች ካሉ ቤት መጥረግ ካለብኝ እጠርጋለሁ ከዛ ምወጣ ከሆነ ሻወር እወስዳለሁ። ፀጉሬን አስተካክላለሁ ከዛ በጧት እወጣለሁ ማለት ነው። የማልወጣ እማልወጣ ከሆነ ደግሞ በቃ እዚህ ሆኜ የማስተካክላቸዉን ነገሮች አስተካክዬ ወደ ራሴ ስራ እገባለሁ ማለት ነው እንደዛ ነው። የማደርገው ብዙ ጊዜ አመሰግናለሁ

በብእር ወይንስ በእርሳስ ነው የምትጽፊው? የሚል ጥያቄ ነው የመጣልኝ ብእር ብሎ ያስቀመጠው እስኪርብቶ ነው የሚሆነው። አሁን ላይ የምጠቀም ያሉት እስኪርብቶ ነው ስለዚህ እስኪርብቶ ነው ምርጫዬ በስኪርብቶ ደግሞ በጆርናል ላይ እጽፋለሁ፣ እንደዚህ ትምህርት ሲኖረኝ ማስታወሻዎች እይዛለሁ። አንዳንዴ ደግሞ ካለምንም ምክንያት የምጽፍባቸው ነገሮች አሉ፣ አንዳንዴ ዳሞ በጠዋት የምነሳ ከሆነ ሞርኒንግ ጆርናሌ ላይ በቃ ውስጥ ያሉትን ሀሳቦች ሁሉ እጽፋለሁና እንዴት እንደሚቀለኝ በቃ እንደዚህ እንደዚያ አይነት ነገሮችን አደርጋለሁ እና በርሳስ እንደውም ድሮ ድሮ በስራስ ነበር የምጽፈው። በስራስ ልጅ ሆኜ እስከ አራተኛ ክፍል ወይ እስከ አምስተኛ እስከ አራተኛ ክፍል ይመስለኛል በስራስ ነበር የምንጽፈው ከዛ ኋላ ስናድግ ወደ እስኪብርቶ አደግን ማለት ነው ግን በሁለቱም መጽሐፍ እችላለሁ። በሁለቱም እጽፋለሁ። ግን አሁን ላይ የምጠቀመው በየትኛውም ነው የሚለው ጥያቄ ካለ በብእር ወይም ደግሞ በስኪርብቶ ነው የምጠቀመው ለማለት እወዳለሁ አመሰግናለሁ።

በቀን ምን ያህል ውሃ ስጠጫለች? ነው የሚለው ብዙ ጊዜ ራሴን ሳየው አንድ ሌትርም የሚሞላው ውሃ አልጠጣም ግን ደግሞ በቀን ሁለት ሌትር ውሃ ጠጡ ለጤናችሁ ይባላል እንደ ሰው ሁለት ሌትር መጠጣት ነበረብኝ ግን እንደው አንድ ሌተር እንኳን በቅጡ የማልጠጣባቸው ጊዜዎች እና ጤናዬ ወዲያው ሲታወቅ የማይባቸው ጊዜያቶች በጣም ብዙ ናቸው። እንደው አንዳንዴ በውሃ ብቻ መታከም የሚችል ህመም ይዤ እየዞርኩ እንዳለው ነው የሚሰማኝ እና እንደው እውነት ጠንካራ ሆኜ ውሃዎችን በቀን ሁለት ሊትር መጠጣት ብጀምር ብችል ሁሉ ነገር ይስተካከላል ብዬ አስባለሁ ሁሉ ነገር የበቃ ጤናዬ ከተስተካከለ ሌሎች ነገሮችን ማይስተካከሉበት ተግባር የለም ጤናዬ ከተስተካከለ አስተሳሰቤ ይስተካከላል፣ ጤናዬ ከተስተካከለ ሌሎች ነገሮች ይስተካከላሉ እና በቀን ምን ያህል ውሃ መጠጣት አለብኝ ሁለት ሊትር ግን አሁን ምን ያህል እየጠጣሁ ነው ያለሁት አንድ ሌተር እሱንም እንደው እግዚአብሔር ከረዳኝ ነው አንድ ሌተር የምጠጣው አመሰግናለሁ።

የጫማሽ ቁጥር ስንት ነው የጫማዬ ቁጥር ስንት ነው? ሰላሳ ሰባት በብዛት ሰላሳ ሰባት ነው። ሰላሳ ስምንት ይበዛኛል። ይተልቀኛል ነጠላ ጫማም ከሆነ ሰላሳ ሰባት ነው የማደርገው። ኖርማል ጫማዎችም ከሆነ ሰላሳ ሰባት ነው የማደርገው። ሰላሳ ስምንት ይበዛኛል እንደው አንዳንድ ጫማዎች አሉ ሰላሳ ሰባት እና ሰላሳ ስምንት የሚል ቁጥር ያለባቸው እነሱን እጠቀማለሁ እንጂ። ሰላሳ ስምንት በጣም ይበዛኛል ይበዛኛል አይሆነኝም። ስለዚህ የጫማዬ ቁጥር ሰላሳ ሰባት ነው የማደርገው። ጫማ ነጠላ ጫማ ስኒከር ድፍን ጫማ ክረምት ሲሆን ደግሞ ፖትስ ደስ ይለኛል። ግማሹ ጉርዱ ፖትስ ማለት ነው። ይሄንን ይመስላል አመሰግናለሁ የጫማዬ ቁጥር ሰላሳ ሰባት ነው አመሰግናለሁ

ወጥ ትጠጫለሽ ወይ ነው የሚለው? አዎ። እጠጣለሁ አንድ ጋሽ ከድር የሚባሉ ሰፈር በቃ አንዴ እናቴ ገዝታ አጠጥታኝ በቃ ወጥነቱ ሲጣፍጥ። የእውነት የእውነት ወተት ወት ነው የሚለው ውሃ ራሱ የሚደባለቅበት አይመስለኝም። እና እሱ ወተት እንደውም በጣም ናፍቆኛል ለማለት ነው። ወተት ትጠጫለሽ ወይ ለሚለው ጥያቄ? አዎ እጠጣለሁ። እንደው አልፎ አልፎ እንደዚህ ጾም ሊገባ ሲል ጾም ሲፈታ ምናምን እድሉን አገኛለሁ። አሁን በደንብ በደንብ ነው የምጠጣው። ግን ደግሞ ያን ያህልም በቃ ችክ ያልኩም ሰው አይደለሁም። ይሄ ካልተደረገልኝ ይሄን ካላደረኩኝ ምናምን የምል አይነት ሰው አይደለሁኝም። ግን ደስ ብሎኝ የማደርገው ነገር ነው ለማለት ነው። አመሰግናለሁ

መውደድ አይደለም ግን አደርገዋለሁ አንዳንድ ሰዎች አሁን ለምሳሌ አዳዲስ የተዋወቅኳቸው ሰዎች እንግዶች ምናምን ምናምን ሲመጡ በሚገባ እጃቸውን ጨብጬ ነው የምትዋወቀው የመጀመሪያ ሰላምታ የሚሆነው እጅ መጨባበጥ ነው። ግን በቃ የምወዳቸውን ሰዎች በጣም የሚቀርብ የምላቸውን ሰዎች ምናምን ሀግ ነው የማደርገው አቅፋቸዋለሁ እንደዛ ሳደርግ ነው ለስ የሚለኝ እንጂ እጅ መጨባበጥ ያው አዳዲስ ለምትተዋወቂው ሰው የመጀመሪያ ቀን የምትሰጪው አይነት ሰላምታ ነው እንጂ ይሄ የመውደድ እና ያለመውደድ አይደለም ግን በቃ ሰው ከቀረብኩኝ እና ከወደድኩኝ በቃ እንደዚህ እቅፍ አድርጌ ሰላም ስላቸው ምናምን ነው ደስ የሚለኝ አንዳንዴም ስሰማቸው ደስ ይለኛል በቃ ለዛ ነው ልጆችንም እንደዛው ነኝ በቃ ሀግ ነው የምሰጣቸው በቃ አቅፌ ምናምን ደስ ይለኛል አመሰግናለሁ።

ስንት ቋንቋ ትችያለሽ ነው የሚለው? ሁለት አንድ አማርኛ አማርኛ እንግዲህ ያው ከልጅነቴ ጀምሮ እናትና አባቴ እየተናገሩ ያሳደጉኝ እሱ ነው። ከዛ በተረፈ ደግሞ ጎረቤቱ ትምህርት ቤት ሁሉም ቦታ ከሰዎች ጋር እግባባ የነበረው ሳድግ በአማርኛ ቋንቋ ነው። ኢትዮጵያዊ ነኝ ኢትዮጵያ ውስጥ ደግሞ ሀገራዊ ቋንቋ ነው አማርኛ ስለዚህ ማንም ሰው የአማርኛ ቋንቋ ይማራል አማርኛ ቋንቋ ይናገራል ማለት ነው። ከዛ በተረፈ ደግሞ ያው እንግሊዝኛ ነው እሱን ደግሞ ትምህርት ቤት ሆኜ ነው። በተወሰነ መልኩ የተማርኩተኝ አሁን ግን ራሴን እያስተማርኩና እያሳደግኩ እንግዲህ የተለያዩ ሌቭሎች እየነካሁኝ የማልፍ ይሆናል። ከዚህ በኋላ ጎበዝ ተናጋሪ ብሆን ፍሉየንት ብሆን በቃ የምመርጠው ቋንቋ ነዉና ደስ ብሎኝ ነው የማወራው። አመሰግናለሁ

ወደ ስራ በሰአቱ ትደርሻለሽ ወይ? ነው የሚለው የማልደርስባቸው ጊዜያቶች አሉ አንዳንድ ቀን ግን አብዛኛውን ጊዜ በሰአቱ ነው የምደርሰው የማልደርስባቸው ጊዜያቶች ካሉ ደግሞ ምንድነው የማደርገው ቀድሜ አሳውቃለሁ አሁን ለምሳሌ ሁለት ሰዓት ተባብለን ሚቲንግ የሚኖረን ከሆነ እና አንድ ሰዓት ተኩል ምናምን ላይ ሰፈሬ ከሆንኩኝ ሰአቱን እንዲራዘምልኝ ወይንም ደግሞ ያለሁበት ቦታ ገና እንደሆነ ታክሲ እንዳላገኘው እናገራለሁ ማለት ነው ቀድሜ ከዛ አስተላልፉልኛል በሚያስተላልፉበት መንገድ የማረፍድባቸው ጊዜዎች ይኖራሉ ግን በብዛት በጣም በብዛት አስወቅጄ ነው። በሰአቱ ትደርሻለሽ ወይ ለሚለው አዎ አብዛኛውን ጊዜ በሰአቱ ነው የምደርሰው በሰአቱ የመድረሱ አጋጣሚ ከሌለ ግን እንደዛ አደርጋለሁ ማለት ነው አመሰግናለሁ።